የምሳ እረፍቶ ምን ያህል ጊዜ ነው ይላል ጥያቄው የምሳ እረፍቴን ከማውራቴ በፊት ምሳ ምንድነው? ስለሚል የተወሰኑ ጽንሰ ሀሳቦችን ላውራ። በአማርኛ ምሳ ማለት የቀን አጋማሽ ምግብ ማለት ነው። በኢትዮጵያ በህል ምሳ ትልቅ ቦታ የሚሰጠውና ቤተሰቡ ወይም የስራ ባልደረቦች ተሰባሰቡ የሚመገቡት የምግብ አይነት ነው። በኢትዮጵያ አቆጣጠር አብዛኛውን ጊዜ ምሳ የሚበላው ከቀኑ ስድስት ሰዓት እስከ ስምንት ሰዓት ባለው ጊዜ ውስጥ ነው። የተለመዱ የምሳ አይነቶች አሉ እንግዲህ በኢትዮጵያ ምሳ አብዛኛውን ጊዜ በእንጀራ ይቀርባል እንደ ቀኑ ሁኔታ የጾሙን ወይም የፍስክ የሚቀርቡበት ሁኔታ ሊኖር ይችላል። የፍስክ የምንላቸው። ለምሳሌ የስጋው ወጥ ቀይ ወጥ ሊሆን አልጫ ሊሆን ይችላል ጥብስ ዶሮ ወጥ ሊሆን ይችላል ምንቸት ሀበሽ ሌሎችም ሊቀርቡ ይችላሉ። እንቁላል የእንስሳት ተዋጽኦ የምንላቸውን በሙሉ ያካትታል። የጾም ሰዓት ሲሆን በተለይ ረዕቡና አርብ በኢትዮጵያ አርቶዶክስ ተዋህዶ ቤተክርስቲያን ደግሞ እውቅና የሰጣችው የጸደቁ አጽዋማት አሉ። አብይ ጾም አለ ሰኔ ጾም አለ የነብያት ጾም የህዳር ጾመ አለ አርብ ሮብ አለው። ጾመ ነነዌ አለ። ጋሀድ ጾመ አለ። የእመቤታችን ጾም ወይ ደግሞ ፍልሰታ ጾም አለ። እነዚህ ጊዜ የምንመገባቸው የጾም ምሳ ተብሎ ይጠራሉ። ለምሳሌ ክክ ወጥ ምስር ወጥ ሽሮ ጥቅል ጎመን አትክልትና ፍራፍሬ አይነቶች በተለያየ መንገድ ያካተተ ማለት ነው። ሽሮ አብዛኛው ኢትዮጵያ ህዝብ ዘንድ ዘውትር ለምሳ የሚቀርብ ተወዳጅና ፈጣን የምግብ አማራጭ ነው። ሌላኛው የምሳ ባህላዊ ስነ ስርዓት አለው የምሳ ከመመገባችን በፊት የምናከናውናቸው በርካታ ተግባራት አሉ። ምግብ ከማዘጋጀት ጀምሮ ምግብ ተዘጋጅቶ ከቀረበ በኋላ የመጀመሪያው እጅ መታጠብ ይሆናል። እንግዲህ ምግብ ከመጀመሩ በፊት በገበታ ላይ ውሃ እያፈሰሰ እጅን መታጠብ የተለመደ ኢትዮጵያዊ ባህል ነው። ሁለተኛው ማዕድ ማጋራት ነው። እዛ በአንድ ትልቅ ማዕድ ወይ ደግሞ ሞሳብ ይባላል ባህላዊ መመገቢው ተከበበ ጋር ይበላል ይሄኛው አንድነትን የፍቅር ምልክት ተደርጎ ይወሰዳል በኢትዮጵያውያን ዘንድ። ሌላኛው ጉርሻ ነው። በመሰቦት ለሚወዱት ሰው ወይም ደግሞ ለእንግዳ ጉርሻ መስጠት ትልቅ የክብርና የመውደድ መገለጫ ተብሎ ነገር አይኩራት ባህል ነው ማለት ነው። እንደኢትዮጵያዊያን ሌለኛውም ቡና መጠጣት ነው። ከምሳ በኋላ የቡና ስነ ስርዓት ማድረጊያ የራሱ ጊዜ አለ። ብዙ ጊዜ የተለመደው ከምሳ በኋላ ቡና ይጠጣል። በምሳ ዙሪያ ያለው የተለመዱ ቃላት አሉ። ምሳ መብላት ምሳ መመገብ የምሳ ስዓት የምሳ እረፍት የምንላቸው። ስለዚህ የምሳ የእረፍት ጊዜ እኔም ከኢትዮጵያዊ እንደመሆን መጠን የኢትዮጵያ ባህል ስርዓት ደግሞ ተገዢ ነኝ እወዳለሁ አከብራለሁ። የምሳ ሰዓቴ ከስድስት እስከ ስምንት ሰዓት ነው። እንደማንኛውም ኢትዮጵያዊ

ጠዋት ምን ትሰራለህ ነው እሚለው እሱን ለመስራት ጠዋት ምንድነው? የጊዜ ገደቡ ምን ይመስላል የሚለውን በዝርዝር እንይ። በአማርኛ ቋንቋ ጠዋት ወይም በተለምዶ ጠዋት የምንለው ከደርባ ላይ ያለውን የቀኑ የመጀመሪያውን ክፍለጊዜ ነው ለመግለጽ ነው ምንጠቀምበት። በአሐት አለት ህይወታችን ውስጥ ትልቅ ቦታ ያለው አንድ ክፍለ ጊዜ ነው። ጊዜ ገደቡን ስናየው ፀሀይ ከመጣችበት ጊዜ ጀምሮ እስከ እኩለ ቀን ወይ ደግሞ እስከ ስድስት ሰዓት አካባቢ። ያለውን ጊዜ ነው ጠዋት የምንለው፣ ሌላም ስም ማለዳ የሚል ስም አለ፤ በተለይ ጠዋቱ በጣም ቀደም ብሎ ያለው እንግዲህ ከአስራ አንድ ሰዓት እስከ ጠዋት አንድ ሰዓት ያለው ጊዜ ለመግለጽ እንጠቀምበታለን። የአንዱ ብዙ ጊዜ ሰው ከ ተኝቶ ከእንቅልፉ ሲነሳ ወይ ደግሞ ከ ፀሀይ እንደወጣች ሌሊቱን ተለይቶ ስለሚያድር የምንሰራቸው በርካታ ድርጊቶች አሉ። አንዱ ሰላምታ መሰጣጣት ነው። እስከ የተለመደው ሰላም አገላለጽ ዘዴዎች አሉ። አንደኛው እንደምን አደርክ ለወንድ ሲሆን ማለት ነው ለሴት ሲሆን ደሞ እንደምን አደርሽ። ለብዙ ሶዎች ሲሆኑ እንደምን አደራችሁ ሁለት እና ከዛ በላይ ሰዎች ሲናገኝ እንደምን አደራችሁ። ለሰንበት ሲሆን ደግሞ ወደ ለምሳሌ ለመተኛት ስንፈልግ መሽቶ ደና እደሩ። በብዛት እንጠቀማለን ጠዋት ላይ ደግሞ መልካም ቀን መልካም እለት የሚሉ ሰላምታ አጠቃቀም አሰጣጦችን እንጠቀማለን። የቃሉ አጠቃቀም። አንደኛው እንደ ሰምን እንጠቀማለን ለምሳሌ ጠዋት ብርድ ነበር። እንደተወሳክ የምንጠቀምበት ነገር ይኖራል። አንገቷ ብንገናኝ ለምሳሌ በል ለጥራትም እንጠቀማለን። ጠዋት ጠዋት ጠዋት ጠዋት ስፖርት መስራት ለጤና ጥሩ እንደማለት አይነት ነገር ማለት ነው። እንፈልግ ብለን ጠዋት ጠዋት የሚለውን ታሪክ እናገኘዋለን። ከጠዋት ጋር ተያያዥነት ያላቸው ተዘማጅነት ያላቸው ቃላት አሉ። አንደኛው ንጋት ነው። የሌሊቱን መጨረሻ እና የጧት መጀመሪያ ፀሀይ ከመውጣት በፊት ጨለማው እየገፈፈ እየገለጠ ሲል የምንጠቀመው ነው። ሌለኛው ፈጂር የሚል በእስልምና እምነት ተከታይ ዘንድ አለ። በተለይ ጸሎት ጊዜን ለመግለጽ በጣም ማለዳ ማለት ነው። ቁርስ በጧት የሚበላ ምግብ ነው። ሌላኛው አጥቢያ ነው። ለአንድ ቀን መንጊያ ወይ ደግሞ መጀመሪያ ለምሳሌ ባላአጥቢያ እንላለን የተለመዱ ናቸው። ቃሉ ከለያየነውን ትርጉም ቢኖርም ለምን ለማንኛውም ሰው ጧት እንደተነሳሁ ሰላምታ መስጠት ፊቴን መታጠብ ጾም ካልሆነ ቁርስ መብላት። አካላዊ እንቅስቃሴ ስፖርት መስራት። ወደ መደበኛ ስራ ራስህን ዝግጁ አድርጎ ስራ የምንጀምርበት የምንጀምርበት ክፍለ ጊዜ ነው።